ወተት ከእንስሳት የምናገኘው ለእኛ እድገት ለእኛ ጤንነት እና ለእኛ መኖር ዋናው ትልቁ ነገር ነው የተሟላ ምግብ ነው። እንደሚታወቀው ህፃናት ሲወለዱ መጀመሪያ ከእናታቸው የሚያገኙት ወተት ነው። የወተት እንገር ያገኛሉ በዚህም አማካኝነት ስያሜው ወተት ሲባል የተሟላ ምግብ እንደሆነ ያሳያል። ህፃናት ተወልደው ምግብ መውሰድ እስከሚችሉ ቢያንስ ከስድስት ወር እስከ አንድ አመት ድረስ ወተት ብቻ ነው የሚመገቡት ያ ማለት ወተት የተሟላ ምግብ እንደሆነ ነው። እንደሚታወቀው ትልቅ ስንሆን ደግሞ ወተትን ከተለያዩ እንስሶች እናገኛለን እንደየአካባቢው እንደየሁኔታው እንደየባህሉ የሚለያይ ቢሆንም። ብዙ ጊዜ ወተትን ከላም እናገኛለን ከግመል ወተት የሚያገኙ አሉ። ከፍየል ወተት ይገኛል እንዲሁም ከተለያዩ እንስሳት ወተትን ልናገኝ እንችላለን። በእኛ አካባቢ የላም ወተት በጣም ነው ብዙዎቻችን ላም ካላቸው ሰዎች ወተትን ተኮናትረን በየቀኑ ከቤታችን ወይም ከምግባችን ወተት እንዳይጠፋ የምናደርግበት መንገድ አለ። እንዲሁም የእናት ጡት ያቆሙ ህፃናት ወይም ከእናታቸው ጡት መጥባት ያቆሙ ህፃናት የላም ወተት ይያዝላቸውና የላም ወተትን በማፍላት ወተትን ይጠጣሉ ማለት ነው። ይሄ የሚያሳየው ወተት ለሰው ልጅ የሚሰጠው ጥቅም በጣም ከፍተኛ መሆኑን እና ከወተት የምናገኘው ጥቅም በጣም ከፍተኛ መሆኑን ነው። ስለዚህ ወተትን በመጠቀም ጤናችንን መጠበቅ እንችላለን ማለት ነው።

አንድ የሚለውን ቃል ለብዙ ነገር ልንጠቀምበት እንችላለን። አንድ ካልን ሲንግል የሆነ ነገር ለማለት ነው። በእንግሊዘኛው ስለዚህ። ለምሳሌ አንድ የሚለውን ቃል ተጠቅመን አንድነት ብንል ለምሳሌ በጣም ብዙ ሰዎች ኖረው። ግን በአንድ ጉዳይ ዙሪያ ብዙ ነገር እንደ አንድ ሰው አድርገው የሚያስቡ ከሆነ። እነዛን ሰዎች በአንድነት የሆነ ነገር አደረጉ ልንል እንችላለን ስለዚህ አንድነት የሚለው። የጋራ የሆነ ሀሳብ መኖሩን ያሳያል ወይም ደግሞ በጋራ የሚያስቡትን ሀሳብ ለማራመድ ጥረት የሚያደርጉ ሰዎችን የምናነሳበት ሀሳብ ሊሆን ይችላል። አንድ ብቻ ካልን ደግሞ ብቸኝነትን የሚገልጽ ነው። ሌላ ተጨማሪ ነገር የሌለ የሆነ ችግር እንኳን ቢመጣ የሚያግዘው ነገር የሌለ ለምሳሌ አንድ ጓደኛችን ለብቻው አንድ ቤት ይኖራል። ቤተሰቦች ሌላ ቦታ ናቸው እሱ ብቻውን ነው የሚኖረው ስለዚህ። አንድ ብቻውን ነው ቤት የሚኖረው ማለት ነው አንድ ብቻውን ኖረ ማለት ለእሱ ያለው ራሱ ብቻ ነው ማለት ነው። ከብዙ ነገሮች ራሱን መጠበቅ መቻል አለበት ምክንያቱም ለሱ የሚቆረቆርና በሰአቱ የተለያዩ ችግሮች ቢደርሱበት ከዛ ችግር እንዲወጣ የሚያግዘው ለጊዜው ማንም የለም ማለት ነው። ስለዚህ አንድ ስንል ምንም ነገር የሌለው ተጨማሪ ነገር የሌለው አማራጭ የሌለው አማራጩ ያ ጉዳይ ብቻ የሆነ ነው ማለት ነው። ስለዚህ ለምሳሌ አንድ ሰው ምግብ ሊበላ ቢሄድና የሆነ ሆቴል ምግብ ሊበላ ቢሄድና ያለው ምግብ አንድ ምግብ ብቻ ከሆነ ለምሳሌ ሽሮ ወጥ ብቻ ከሆነ። አማራጭ ከሌለው ያንን አንድ ምግብ ብቻ ይበላል ማለት ነው አማራጭ ካለው ወይም ከአንድ በላይ የተለያዩ ነገሮች ካሉ ግን ይሄንን ይሄ ይሄ ይሄ አለ ከእነዚህ ምረጥ ሊባል ይችላል። ሲገባ ግን ያ ቤት የሽሮ ሽሮ ብቻ የሚሸጥበት ቤት ቢሆን አማራጭ የለውም ሄዶ ቁጭ አለ ማለት ሽሮ ለመብላት ተስማምቷል ወይም ያቺን አንድ ምግብ ብቻ ለመብላት ተስማምቷል ማለት ነው። ለምሳሌ ሌላ ምሳሌ እንደ ምሳሌ ለመውሰድ ብንሞክር የሆነ ሰው ዳቦ ቤት ሄዶ ዳቦ ሊገዛ ቢፈልግ ዳቦ ቤት ውስጥ ያለችው ዳቦ አንድ ብቻ ከሆነች ነገር ግን እሱ ሊገዛ ሄደው አምስት ዳቦ ቢሆን። ሄዶ ዳቦ ስጠኝ ባለ ሱቅ ይለዋል አይ አንድ ብቻ ነው ያለችው ይለዋል። ስለዚህ ያለችውን ያቺን አንድ ብቻ ገዝቶ ይዞ ይሄዳል አማራጭ ስለሌለው ማለት ነው። ተጨማሪ ቢኖር ኖሮ ግን ከአንድ በላይ ገዝቶ ሊበላ ወይም ደግሞ ይዞ ሊሄድ ይችል ነበር ማለት ነው። ስለዚህ አንድ የሚለው ቃል የሚገልጸው አንደኛ የሪል ነበሮች ሙሉ ቁጥር የመጀመሪያ ነው። ከዛ ባሻገር ደግሞ አንድ ማለት ነጠላ የሆነ ተጨማሪ የሌለው ብቻውን የቆመ ማለት ነው። ልክ ወደ ሃይማኖታችን ስንመጣ ፈጣሪ አንድ ነው ስለዚህ አንድ አምላክ ነው ያለን በአንድ አምላክ እናምናለን ማለት ነው። ስለዚህ አንድ የሚለው ቃል የሚገልጸው ተጨማሪ ነገር የሌለው አንድ ብቻ የሆነ አማራጭ የሌለው ለማለት ነው። ከዛ ባሻገር ስለ ቁጥሮች የምናወራ ከሆነ ደግሞ የቁጥሮች መጀመሪያ ነው ስለዚህ። ቁጥር ስንጀምር ምናልባት ባዶ የሚለውን ለመግለጽ ዜሮን ልንል እንችላለን ከዛ ቀጥሎ የሚመጣው ቁጥር አንድ ነው ማለት ነው። ከአንድ በላይ ሲሆን ብዙ ልንለው እንችላለን ሁለት ሶስት አራት ሲሆን ብዙ ናቸው ልንል እንችላለን። ነገር ግን ምንም አማራጭ ከሌለንና ምርጫችን አንድ ብቻ ከሆነ ይሄ አንድ ነው ልንል እንችላለን ማለት ነው

ሳምንት ስንል ደግሞ በእኛ በሀገራችን በኢትዮጵያ ሳምንት ማለት ሰባት ቀኖች ናቸው በእነዚህ በሰባት ቀኖች ውስጥ ወይም በሳምንት ውስጥ ሰባት ቀኖች አሉ እነዚህ በሳምንት ውስጥ የሚኖሩ ሰባት ቀኖች ሰኞ ማክሰኞ ሮብ ሀሙስ አርብ ቅዳሜና እሁድ የሚል ስያሜ ተሰጥቷቸዋል የነዚህን ሰባቱን ቀኖች ቁርኝት ወይም ደግሞ አንድነት በጥቅሉ ሳምንት እንለዋለን ማለት ነው ስለዚህ በአንድ ሳምንት ውስጥ ሰባት ቀኖች ይኖራሉ ማለት ነው እንደሚታወቀው በአንድ ወር ውስጥ አራት ሳምንቶች አሉ አራት ሳምንቶች አሉ ማለት በአመት በአመት ውስጥ ሰባቱን በአሥራ ሁለት አባዝተን የሚጨምሩ የተወሰኑ ቀኖች ይኖራሉ ያን ያክል ሳምንት ሳምንታት ይኖራሉ በአመት ማለት ነው። ስለዚህ ሳምንት የምንለው ሰባቱን ቀኖች ነው ማለት ነው የሳምንቱ መጀመሪያ ብዙ ጊዜ በእኛ በኢትዮጵያውያን ሰኞ ብለን የምንወስደው ነው እንደሚታወቀው ሰኞ የሳምንቱ መጀመሪያ ነው የስራ መጀመሪያ ነው። ወርኪንግ ዴይ ከወርኪንግ ዴይስ የመጀመሪያው ነው የሄሉታል ነጮቹ ስለዚህ እኛም ሰኞን የሳምንቱ መጀመሪያ ቀን ነው እንላለን ማለት ነው በሳምንቱ ውስጥ ቅድም እንዳልኩት ሰኞ የመጀመሪያው ሆኖ ማክሰኞ ሁለተኛው እሮብ ሶስተኛው የሳምንቱ ሶስተኛው ቀን ሀሙስ የሳምንቱ አራተኛው ቀን አርብ የሳምንቱ አምስተኛው ቀን ቅዳሜ የሳምንቱ ስድስተኛው ቀን እሁድ የሳምንቱ ሰባተኛው ቀን ወይም የሳምንቱ የመጨረሻ ቀን እንለዋለን ማለት ነው ፈጣሪም ከሰኞ ጀምሮ ፍጥረትን ሲፈጥር ቆይቶ እስከ ቅዳሜ ፍጥረታትን ሁሉንም ፍጥረታትን ከፈጠረ በኋላ የሳምንቱ መጨረሻ የሆኑን እሁድን ያረፈበት ቀን ነው ማለት ነው ስለዚህ በሳምንቱ ውስጥ ሰባት ቀኖች አሉ ቅድም እንዳልኩት ሰባቱ ቀኖች ቅድም በዘረዘርኩት አይነት መልኩ ናቸው ማለት ነው። ስለዚህ በእያንዳንዱ ሳምንት ውስጥ የምናከናውናቸው ተግባራት ይኖራሉ ወይም በሳምንቱ ቀናት ውስጥ የምናክ የምናከናውናቸው ተግባራት ይኖራሉ ለምሳሌ እኔ በሳምንት መጨረሻ እሁድ እሁድ ሁል ጊዜም ወደ ቤተክርስቲያን መሄድ አዘወትራለሁ። በሳምንቱ መጨረሻ እሁድ እሁድ እንደዚሁ የታመሙ ሰዎች ካሉ መጠየቅን አዘወትራለሁ ወይም ደግሞ ያን ያክል በጣም ነፃ ጊዜ የሚኖረኝ ከሆነ በሳምንቱ መጨረሻ እሁድ ወይም ቅዳሜ የተለያዩ ስፖርታዊ እንቅስቃሴዎች ላደርግ እችላለሁ ማለት ነው ስለዚህ በሳምንቱ ውስጥ ቅድም እንዳልኩት ብዙ ቀኖች ሰባት ቀኖች አሉ የሳምንቱ መጀመሪያ ሰኞ ነው የሳምንቱ መጨረሻ ደግሞ እሁድ ነው ማለት ነው

የምሳ እረፍቴ በጣም አጭር ሰዓት ናት። የምሳ ሰዓት በተለይ ምሳ ሰዓት ላይ የምወስዳት የእረፍት ጊዜ በጣም አጭር ከመሆኖ የተነሳ ምሳ ለመብላት እንኳን የሚበቃኝ ጊዜ አይደለም ያለው። ስለዚህ የምሳ ሰዓት ላይ እረፍቴ በጣም አጭር ናት። ሰዓቷም ከስድስት ሰዓት እስከ ሰባት ሰዓት ጊዜ ብቻ ናት። የተሰማራሁበት ሙያ በንግድ አለም ነው። ስለዚህ በንግድ አለም ላይ ደግሞ ምን ያክል አድካሚ የሆነ ስራ እንዳለ ሁላችንም እናውቃለን። ስለዚህ ምሳ ሰዓት ላይ የተሻለ እረፍት ያስፈልገኛል ምክንያቱም። ብዙ ጊዜ የምሰራቸው ስራዎች ከጉልበት ጋር የተያያዙ ስለሆኑ ዝቅ ቀና ማለት ስለሚያስፈልጋቸው። በተጨማሪም ከተለያዩ ደንበኞች ጋር ብዙ ሰዓት ማውራት ስለሚያስፈልግ በጣም አድካሚ ነው። አድካሚ እንደመሆኑ መጠን ምሳ ሰዓት ላይ የምወስደው የእረፍት ጊዜ ደግሞ በጣም ትንሽ ነው። ስለዚህ ይሄ ሰዓት መስተካከል መሻሻል አለበት ብዬ አስባለሁ ምክንያቱም ውጤታማ ለመሆን። መጀመሪያ ራሳችንን መጠበቅ አለብን። ሁሉንም ሰዓት ለስራ ብቻ እንጠቀም ካልን ውጤታማ አንሆንም ውጤታማ የማንሆንበት ምክንያት ደግሞ አንደኛ በጣም እንድንሰላች ሊያደርገን ይችላል። በሁለተኛ ደረጃ ደግሞ እረፍት የማይኖረን ከሆነ ተፈጥሮ በራሷ በተለያዩ ችግሮች ልትጠምደን ትችላለች። ለምሳሌ ህመም ሊያመን ይችላል በትንሹ ራስ ምታት ቢያመን። ስራችንን በአግባቡ ማከናወን የማንችልባቸው አይነት ሁኔታዎች ላይ ልንደርስ እንችላለን። ስለዚህ ራሳችንን ችግር ላይ ከመጣላችን በፊት በቂ የሆነ እረፍት ያስፈልገናል ብዬ አስባለሁ። ነገር ግን እስካሁን ባለው ምሳ ሰዓት ላይ የሚኖረኝ እረፍት በጣም ትንሽ ነው ከአንድ ሰዓት ያነሰ ጊዜ ነው የሚኖረኝ። ምናልባት ይቺን አንድ ሰዓት ምሳ ለመብላት ቡና ለመጠጣት እንደገና ደግሞ ትንሽ እረፍት ለመውሰድ ወይም ለማንቀራፋት በቂ ላቶን ትችላለች። ስለዚህ ምሳ ሰዓት ላይ የሚኖረኝን እረፍት ትንሽ መጨመር እንደሚኖርብኝ አስባለሁ ማለት ነው። አለበዚያ ግን ትንሽ አስቸጋሪ የሆኑ ሁኔታዎች ስለሚፈጠሩ ቅድም እንዳልኩት የመታመም ወይም ደግሞ የበሸታ መከላከል አቅማችን ሊቀንስ። ከዛ ባሻገር ደግሞ እረፍት ባለመውሰዳችን ምክንያት በስራው ስልቹ እንድንሆን ሊያደርጉን የሚችሉ ነገሮች ሊመጡ ይችላሉ። ከዛ ባሻገር እረፍትም ላይ የማይኖረን ከሆነ ውጤታማ መሆን ላይም አስቸጋሪ ሁኔታዎች ሊፈጠሩ ይችላሉ። ስለዚህ ምሳ ሰዓት ላይ በቂ እረፍት መውሰድ ይጠበቅብናል ብዬ አስባለሁ።

የምወደው መክሰስ ጨጨብሳ ነው። አንደኛ የምወደው መክሰስ ጨጨብሳ ነው። ጨጨብሳ እንዴት እንደሚዘጋጅ ለመግለጽ ያክል መጀመሪያ በ በዱቄት እና በውሃ እንዲሁም በዘይት ትንሽ ከአስፈላጊ ከሆነ ስኳር ይጨመርና በደንብ ይቦካል። ብዙ ጊዜ ለመክሰስ የሚጠቀሙበት ነው። ብዙ ቦታ ለመክሰስ በተለይ በተጨማሪም ለቁርስ የሚጠቀሙበት አይነት ምግብ ነው። ስለዚህ እነዚህ አሁን ቅድም የተናገርኳቸው ነገሮች በደንብ ከተቦኩ በኋላ በብረት ምጣድ ወይም ደግሞ በምጣድ ይጋገራል ማለት ነው። ቀጠን ተደርጎ ልክ እንደ ቂጣ ተደርጎ ይጋገራል ማለት ነው። በደንብ ከበሰለ በኋላ ገልብጠን በደንብ እናበስለዋለን። በደንብ ከበሰለ በኋላ አንድ ጎርጎድ ያለ ሳህን ይፈለግና በደንብ ይቆራረሳል ማለት ነው። በደንብ ከተቆራረሰ በኋላ በላዩ ላይ ማር ይደረግበታል ማለት ነው። ስለዚህ በማር በደንብ እንዲለወስ ይደረጋል። ከዛ በኋላ በሹካ እየሰኩ መብላት ነው ማለት ነው። ስለዚህ እኔ ከምወዳቸው የመክሰስ አይነቶች ውስጥ የመጀመሪያውና አንደኛ የምወደው ጨጨብሳ ነው። ከዛ ባሻገር እንደሚታወቀው መክሰስ ማለት መቆያ ማለት ነው። ለእራት የምንቆይበት ማለት ነው እንጂ ራሱን ችሎ እንደ አንድ የተሟላ ምግብ የምንወስደው አይደለም። ስለዚህ ለእራት ለመቆየት ደግሞ የምንመገባቸው ምግቦች ብዙ ጊዜ ቀላል ናቸው። ስለዚህ ጨጨብሳን እንደ እንደ መክሰስ ልንወስደው እንችላለን። በአርግጥ ስንዴ የስንዴ ምግብ ስለሆነ ከባድ ነው የሚሆነው። ግን ያው እንደ ቀላል ምግብ ወይም ቀለል አድርገን በመጠኑም ቢሆን በልተን ለእራት እንቆያለን ማለት ነው። ስለዚህ እንደ መክሰስ የመጀመሪያው የምወደው ጨጨብሳ ነው። ከዛ ባሻገር በሶ በሶ እወዳለሁ። በሶ ከገብስ የሚዘጋጅ ነው። ገብስ መጀመሪያ ከተገዛ በኋላ ይወቀጣል ወይም በሙቀጫና በዘነዘና ይወቀጣል። ተወቀጠ ማለት ላዩ ላይ ያለው ሽፋኑ እንዲወገድ ተነፍሶ እንዲወገድ ይሆናል። ከዛ በኋላ ይቆላል ማለት ነው። በጣም እሳት ሳይገባውም በጣም ጥሬ ሳይሆንም በመካከለኛ ሁኔታ ይቆላል። ከተቆላ በኋላ ይፈጫል ወፍጮ ቤት ሄዶ። ከዛ ዱቄት ሆኖ ከመጣ በኋላ በፈለግነው አይነት እንጠቀምበታለን ማለት ነው። ለምሳሌ በጭብጥ መጠቀም እንችላለን። በጭብጥ ማለት ልክ እንደ እጃችንን ጭብጥ አድርገን ስናየው በሚኖረው ቅርጽ መጠን ይዘጋጃል ማለት ነው። ያ ማለት የ የበሶ ዱቄቱ ይደረጋል ትንሽ የሞቀ ውሃና ስኳር ተደርጎ ይደረጋል ከዛ ሁለቱን አገናኝቶ በጣም እርጥብም ሳይሆን በጣም ደረቅም ሳይሆን ጨብጦ እየገመጡ መብላት ማለት ነው። በተለይ የበሶ ጭብጥ ለመክሰስ እኔ በጣም ነው የምወደው መክሰስ ላይ እሱን ካገኘሁ አንድ ጭብጥ ካገኘሁ ሌላ ምንም ነገር አልፈልግም ማለት ነው። ከዛ ላይ ከዛ በተጨማሪ አንድ አንድ ብርጭቆ ሻይ ቢገኝ ጭብጥ ጭብጥ በሶ በሻይ በጣም ምርጥ መክሰስ ነው። ቀለልም ያለ ነው። ለማዘጋጀትም አያስቸግርም። ስለዚህ በሶ ጭብጥ በሻይ ሌላም ሌላ የምወደው ወይም ሁለተኛ የመክሰስ አይነት ነው ማለት ነው። ሌላው ደግሞ ራሱ በሶውን በጥብጠን መጠጣት እንችላለን በፈሳሽ መልኩ። በጥብጠን መጠጣት እንችላለን። እንዴት ነው የምናደርገው ትንሽ የበሶ ድቄት እናደርጋለን፤ ከዛ ውሃ እናደርጋለን፤ ስኳርን እንጨምራለን፤ አስፈላጊ ከሆነ ትንሽ ጨው እንጨምራለን። ይሄንን በደንብ እናገናኘዋለን እንዳይጓጉል አድርገን በደንብ እናገናኘዋለን ማለት ነው። ስለዚህ ይሄንን በደንብ ካገናኘን በኋላ በኩባያ እየቀዳን መጠጣት ነው የሚሆነው ማለት ነው። ስለዚህ በሶ ሁለተኛው በመክሰስ ሰዓት የምወደው ለእራት እንደመቆያ የምጠቀምበት ደስ የሚለኝ ቀለል ያለ ምግብ ነው ማለት ነው። ሌሎችም ልክ እንደ መክሰስ የሚያገለግሉ ብዙ ጥሩ ጥሩ ነገሮች አሉ። ለምሳሌ እኔ የገብስ ቆሎ ተዘጋጅቶ ብቻውን ሳይሆን ትንሽ ለውዝ የተቀላቀለበት እፍኝ ቢሰጠኝ ያንን እንደመክሰስ መውሰድ እችላለሁ። ምክንያቱም እሱን ከበላሁ በኋላ የምፈልገውን ያክል ውሃም እንድጠጣ ያግዘኛል። ምክንያቱም ቆሎ እንደሚታወቀው ለውሃ መጠጣት የሚገፋፋን ስለሆነ ውሃ መጠጣት ደግሞ ራሱን የቻለ ዋጋና ጥቅም ስላለው ከምወዳቸው የመክሰስ አይነቶች አንዱ ደግሞ ወይም በተጨማሪ የምጠቅሰው ደግሞ ቆሎ ይሆናል ማለት ነው። የገብስና የለውዝ ቅልቅል ቆሎ አንዳንዴም ሽምብራ ቢኖረው ሀሪፍ ነው። እንደ አጠቃላይ የትኛውም አይነት ቆሎ ቢሆን ለመክሰስነት ማገልገል ስለሚችል ከምወዳቸው የመክሰስ አይነቶች አንዱ ቆሎ ነው ማለት ነው። ስለዚህ መክሰስ ላይ እኔ የምወዳቸው የመጀመሪያው ባገኝ ቢመች ባገኝ ደስ የሚለኝ ጨጨብሳ ነው። መክሰስ ላይ ሌላው ባገኝ ደስ የሚለኝ ደግሞ በሶ ነው። አልያ ደግሞ ቆሎ መሆን ይችላል።

ሆስፒታል ማለት ብዙ ህሙማን ሄደው ጤናቸውን የሚመረመሩበት ወይም ደግሞ ሲታመሙ ሄደው የሚታከሙበት ቦታ ነው። እንደሚታወቀው ሆስፒታል ብዙ ጊዜ ሁላችንም ችግር ላይ ስንሆን ድንገተኛ አደጋ ሲደርስብን ወይም ደግሞ ህመሞች ሲያሙን ሄደን የምንመረምርበት ቦታ ነው፣ እንደሚታወቀው ሆስፒታል የሀኪሞች ወይም የዶክተሮች እንዲሁም የነርሶች እና የሌሎችም፣ የፋርማሲ ባለሙያዎች እና የመሳሰሉት የጤና ባለሙያዎችን የምናገኝበት ቦታ ነው እዛ ሄድን ለጤናችን እክል የሆነንን ነገር በምርመራ ካወቅን በኋላ ጤናችንን የምንጠብቅበት፣ ሰላማችንን የምናገኝበት ቦታ ነው። ብዙ ጊዜ ብዙዎቻችን የሆኑ ህመሞች ሲያሙን ቶሎ ብለን ሆስፒታል ስለማንሄድ ህመሞቹ በራሳችን ላይ ስር የሰደዱ ይሆኑና ብዙ የሚያስቸግሩን ጤናችንን የሚያውኩ ሆነው ሊገኙ ይችላሉ ስለዚህ ብዙ ሰው እንደሚያደርገው ሲያምን በቀላሉ ይተወናል ብለን ቤታችን ቁጭ ከማለት ይልቅ ሆስፒታል ሄደን ጤናችንን መመርመር ግድ ይለናል ማለት ነው። የሆስፒታል ብዙ ጥቅሞች አሉት እንደሚታወቀው እናቶች በሚወልዱበት ጊዜ እንደ ድሮ እንደ ሰላሙ ጊዜ ቤታቸው መውለድ የሚችሉበት ጊዜ ላይ አይደለም ያለነው ተጓደኞቹ ህመሞች በጣም የተንሰራፉበት ጊዜ ላይ ነው ያለነው ከዛ ባሻገር ደግሞ በወሊድ ጊዜ የሚከሰቱ በጣም ብዙ ነገሮች አሉ ስለዚህ ከእነዚህ በወሊድ ጊዜ ከሚከሰቱ ብዙ ችግሮች ወይም ብዙ ህመሞች ለመዳን ሆስፒታል መሄድ ግድ ይለናል ማለት ነው፤ ለምሳሌ እናት በምትወልድበት ጊዜ ደም ሊፈሳት ይችላል ሆስፒታል ካልሆነች በስተቀር የደም መተካት ስራው ላይሰራ ይችላል ወይም ደግሞ ህክምና ላታገኝ ትችላለች ወይም ደግሞ ለሞት ልትዳረግ ትችላለች ማለት ነው ስለዚህ ሆስፒታል መሄድ የግድ አስፈላጊ የሚሆንባቸው ጊዜዎች ብዙ ናቸው ማለት ነው። ሌላው ሜዲካል ለስራ ቅጥር የተለያዩ ቦታዎች ስንሄድ የሜዲካል ወረቀት ይጠይቃሉ ስለዚህ እነዚህን የሜዲካል ወረቀቶች የምናገኘው ከሆስፒታል ነው ማለት ነው ሆስፒታል ሄደን ሙሉ ምርመራ አድርገን ስለኛነታችን የሚገልጽ ስላለብን ህመም ወይም ደግሞ ስለጤንነታችን ሁኔታ የሚገልጽ ወረቀት ይዘን ወደምንቀጠርበት ተቋም እንሄዳለን ማለት ነው፤ ስለዚህ ሆስፒታል ፈርጀ ብዙ የሆነ ጥቅም ነው የሚኖረው እንደገና በጣም በጣም የሚያስጠላው ነገር ሆስፒታል ውስጥ የንጽህና ችግሮች ብዙ ጊዜ ይስተዋላሉ። ስለዚህ ሆስፒታል ውስጥ ያሉ የንጽህና ችግሮች በደንብ መቅረፍ አለባቸው ያ ማለት ሆስፒታል ውስጥ የሚቀጠሩ የንጽህና ወይም የጽዳት ሰራተኞች በቁጥር በጣም ብዙ መሆን አለባቸው ማለት ነው። እንደሚታወቀው ብዙ ጊዜ ወደ ሆስፒታል የሚሄድ ሰው የተለያዩ ቆሻሻ ነገሮችን ያስወግዳል ፈሳሽም ይሁን ደረቅ ቁሻሻዎችን የማስወገድ ነገር አለ እነሱን በጊዜው የማይጠረጉ ወይም የማይጸዱ ከሆነ ሆስፒታሉ በጣም ለህብረተሰቡ ከሚሰጠው ግልጋሎት ይልቅ የሚያጠፋው ጥፋት ሊበልጥ ስለሚችል ሌሎች በሽታዎችን በቀላሉ ሊስፋፉ ስለሚችል ያ በጣም አደገኛ ነው የሚሆነው ለህብረተሰቡ ባለው የጤና ጉዳይ ማለት ነው ስለዚህ ሆስፒታሎች ለሁላችንም የሚሰጡን ጥቅም እንዳለ ሆኖ ለብዙዎቻችን ደግሞ ሌሎች ተጨማሪ በሽታዎችን እንድንገዛ የሚያደርጉ መሆን የለባቸውም። ስለዚህ ንጽህናቸው በደንብ መጠበቅ ይኖርበታል ማለት ነው። ሌላው በሆስፒታል ተኝተው የሚታከሙ ሰዎች ራሳቸውን መጠበቅ አለባቸው። አንድን ህመም ልናስ ልንድን ወይም ደግሞ ልንመረመር ሄደን ሌላ ህመም ይዘን መምጣት መቻል የለብንም በተለይ ሆስፒታል ተኝቶ የሚታከሙ ሰዎች ተኝቶ በሚታከሙበት ጊዜ የራሳቸውን ህመም ለመዳን በሚያደርጉት ጥረት ውስጥ ሌሎች ህመሞችን ከሌሎች ሰዎች የሚይዙ የሚያዙበት አጋጣሚ አለ ስለዚህ እነዚህን አጋጣሚዎች ለማስወገድ ያለን አማራጭ ምንድነው የሚሆነው በጣም ጥንቃቄ ማድረግ ይኖርብናል ማለት ነው ለምሳሌ ከ በትንፋሽ ከትንፋሽ ጋር የተያያዘ ህመም እንዳይዘን ማስክ መጠቀም ግድ ይለናል፣ ብዙ ነገሮችን ሆስፒታል ውስጥ ከመነካካት መቆጠብ ይኖርብናል፣ ምግባችንን በጥንቃቄ መመገብ ይኖርብናል እና መሰል የሆኑ ጉዳዮችን በትክክለኛው መንገድ ማከናወን ይኖርብናል ማለት ነው አለበለዚያ ግን ሆስፒታል ውስጥ ንክኪውን በጣም ብዙ ስለሚሆን ፈሳሹም ደግሞ ብዙ ስለሚሆን ካልተጠነቀቅን ለሌሎች ተጓዳኝ ችግሮች ራሳችንን ልንዳርግ የምንችልባቸው አጋጣሚዎች ብዙ ነው የሚሆኑት ማለት ነው። ስለዚህ ሆስፒታል በጣም ለህብረተሰቡ ጠቃሚ ነው ጥሩ ጥሩ ሀኪሞችን የምናገኝበት ቦታ ነው፣ ጥሩ ጥሩ ህክምናዎችን አግኝተን ከበሽታችን የምንፈወስበት የምንድንበት የምናገግምበት ቦታ ነው። በአንጻሩ ደግሞ ካልተጠነቀቅን በስተቀር ብዙ ቦታዎች ሊይዙ ብዙ በሽታዎች ሊይዙን ወይም ደግሞ ከሰዎች ወደ እኛ ሊጋቡብን የሚችሉበት ቦታ የሚችሉበት አጋጣሚ ማለ ማለት ነው ስለዚህ ሆስፒታልን በአግባቡ ነው መጠቀም በሆስፒታል መጠቀም ያለብን መጠቀም ማጣት ያለብንን ደግሞ ላለማጣት ማጣት የሌለብንን ደግሞ ላለማጣት ጥረት ማድረግ አለብን ስለዚህ ሆስፒታል ይህንን ብዬ ልገልጸው እችላለሁ ማለት ነው።

አጎት ማለት የአባት ወንድም ወይም ደግሞ የእናት ወንድም ነው። ለምሳሌ ለኔ አጎቴ የምለው የአባቴ ወንድም መሆን አለበት ወይም ደግሞ የእናቴ ወንድም መሆን መሆን መቻል አለበት ማለት ነው እነዚህ ሁለቱን ነገሮች የሚያሟላ ከሆነ አጎት እንለዋለን ማለት ነው። አጎት ማለት ያው በእኛ በኢትዮጵያውያን ዘመድ ሆኖ ወንድ ነው ሴት መሆን አይችልም ወንድ ነው። ስለዚህ እንደዚህ አይነት ዝምድና ያለውን ሰው አጎት እንለዋለን ማለት ነው። እኔ ለኔ በእናቴም በአባቴም በኩል አጎቶች አሉኝ። አጎቶቼ በጣም ለኔ ጥሩ ናቸው በመጡ ቁጥር እናትና አባቴ ጋር በመጡ ቁጥር ሲሄዱ ሳንቲም ይሰጡኛል ሲመጡን ልብስ ገዝተውልኝ ይመጣሉ ጫማ ገዝተውልኝ ይመጣሉ። ስለዚህ አጎት ማለት እንደ አጠቃላይ የአባት ወንድም ወይም የእናት ወንድም ነው። ካልን ልክ እንደ አባታችን ወይም ደግሞ እንደ እናታችን እኛን የሚንከባከብ ለእኛ የሚያስብ ነው ማለት ነው። የአጎት ልጅ ልክ ለኔ ወንድሜ ወይም እህቴ ነው ማለት ነው። ምክንያቱም የዝምድናችን ወይም ቀረቤታችን በጣም ትልቅ ስለሆነ ወይም ሰፊ ስለሆነ ማለት ነው። ለምሳሌ እኔ ከአጎቴ ጋር እኖራለሁ ወይም ደግሞ እኛ ከምንኖርበት ቤት ቀጥሎ ያለው ቤት ያለው የአጎቴ ቤት ነው። ስለዚህ ይሄ አጎቴ ለኛም ለኛም ይሁን ለልጆቹ እኩል ነው ማለት ነው። ያ ማለት ልጆች አሉት ልጆቹ ለእኛ ወይም ልጆቹ ለእኔ የአጎቴ ልጆች ለእኔ እህቶቼ እና ወንድሞቼ ናቸው ማለት ነው። ልክ እንደዚሁ የአጎቴ ልጆች ለኔ አባት ልጆች ናቸው ማለት ነው ያ ማለት እኔ ለአጎቴ ልክ እንደ ልጅ ነው የምታየው ማለት ነው። ስለዚህ አጎት ማለት ቅድም እንደተናገርኩት የእናት ወንድም ወይም የአባት ወንድም ነው የእናት ወንድም እና የአባት ወንድም ማለት ደግሞ ልክ ለአባቴ ወይም ደግሞ ለእናቴ እኔ ከወንድሜ ጋር እና ከእህቴ ጋር እያለኝ ያክል ዝምድናና ቀረቤታ ይኖራቸዋል ማለት ነው። ምክንያቱም የኔ አባት ከአጎቴ ጋር በአንድ ማህፀን ውስጥ ያደጉ ያደሩ ወይም ተረግዘው የኖሩ ከዛ በኋላ ከአንድ አባትና ከአንድ እናት የተወለዱ ስለሆኑ ልክ እኔ ከወንድሜ ጋር ወይም ከእህቴ ጋር ያለኝን ያክል ቀረቤታና ዝምድና አላቸው ማለት ነው። ስለዚህ አባቴና አጎቴ እንደዛ አይነት ዝምድና ካላቸው ቅርብ ከሆኑ የእነሱ እናትና አባት አንድ ከሆኑ አጎቴን ልክ እንደ አባቴ ነው የማየው ማለት ነው። እያንዳንዱ ችግር ሲገጥመኝ ለአጎቴ ሄጄ እነግረዋለሁ ችግሮቼን ይፈታልኛል ማለት ነው የሚያስፈልገኝ ነገር ሲኖር አባቴ በማይኖርበት ሰዓት አጎቴን ስጠኝ ብዬ እጠይቃለሁ ማለት ነው። ለምሳሌ የትምህርት መሳሪያዎችን ለመግዛት የሚያስፈልገኝ ሳንቲም ይኖራል አባቴ በዛ አጋጣሚ የማይኖር ከሆነ የሚያስፈልገኝን ነገር አጎቴን ጠይቄ እቀበላለሁ ወይም ደግሞ የጎደለኝን ነገር አሟላለሁ ወይም እገዛለሁ ማለት ነው። ስለዚህ አጎት ማለት ልክ እንደ አባት መሆን የሚችል ነው ማለት ነው። በእናቴም በኩል ያለው አጎቴ ወይም የእናቴ ታላቅ ወንድም ለኔ አጎቴ ነው። አጎት ደግሞ የእናትን ያክል ያው ወንድ ስለሆነ በአባት ነው የሚገለጸው በርግጥ የአባትን ወይም የእናትን ያክል ዝምድና አለው ማለት ነው ቀረቤታውም የዛኑ ያክል በጣም ቅርብ ነው ማለት ነው። ስለዚህ የአጎቴ ልጆች ለኔ ልክ እንደ ወንድምና እንደ እህት ናቸው ያ ማለት ለአጎቴ እኔ በስያሜ ደረጃ አጎቴ ልበል እንጂ ያሳደገኝ ወይም ደግሞ ከእሱ ጋር አብሬ ነው ያደግኩት ያ ማለት አጎቴ ለኔ ልክ እንደ አባት ነው ማለት ነው። ስለዚህ ብዙ ሰዎች አጎት የሚለውን ቃል ያው መጠቀም ስላለባቸው የዝምድናውን ርቀት ለማሳየት ካልሆነ በስተቀር አጎት ማለት በጣም ቅርብ ከአባት እኩል ሊቆጠር የሚችል የአባትን ጣዕም ሊሰጥ የሚችል የጎደለውን ልክ እንደ አባት የሚሞላ። ልጆቹ ሲጎዱ ወይም ደግሞ የወንድሞቹ ወይም የእህቱ የእህቱ ወይም የወንድሙ ልጆች ሲጎዱ ልክ እንደ አባት የሚያዝን ለችግራቸው መፍትሄ ከሌላው ሰው በተሻለ የሚፈልግ ለምሳሌ አባቴ ወይም እናቴ ሀገር ውስጥ የማይኖሩ ከሆነ ትምህርት ቤት ወላጅ አምጣ ብዬ ብትጠየቅ ላቀርብ የምችለው ቅርብ ለኔ ከሌላው ሁሉ በተለየ ቅርብ የሆነ ቤተሰቤ ነው ማለት ነው። ስለዚህ እኔ በአጎቴ በጣም ነው የምኮራው ምክንያቱም የአባቴን ድርሻ ወስዶ ስለሚንከባከበኝ ስለሚያግዘኝ የተለያዩ ቦታዎች ሲሄድ እኔን ግምት ውስጥ ከቶ ለልጆቹ ይዞ የመጣውን አይነት እቃ ሁሉ ለኔም ይዞልኝ ስለሚመጣ ጎዶሎዬን ስለሚያይ ቀዳዳዬን ስለሚሸፍንልኝ አጎት ማለት ለኔ ትልቅ ቦታ ያለው ነው ማለት ነው። ቅድም እንዳልኩት አጎት ማለት በእናት ወይም በአባት በኩል ብቻ የሚመጣ ሆኖ የአባት ወንድም ወይም የእናት ወንድም ነው ብያለሁ ስለዚህ አጎት ዝምድናው በጣም ቅርብ ስለሆነ ለአጎቴ ያለኝ አመለካከት በጣም ደስ የሚል ነው።